ኦኬ ምን አይነት ቦርሳ ትጠቀማለህ? ይላል ጥያቄው የምጠቀመው ቦርሳ ብዙ ጊዜ በደንብ ከላይ ዚፕ ያላቸውና መለስ ብለው የሚዘጉ ቦርሳዎችን እጠቀማለሁ። እና አነሳ አነሳ ያለ ቦርሳዎችን እጠቀማለሁ። ብዙ ጊዜ ከቆዳ ከሌዘር ሻይን የሚያደርጉ ቦርሳዎችን እና ላያያዝ አነስ ብለው ላያያዝ የሚመቹ ቦርሳዎችን እጠቀማለሁኝ። ለምሳሌ በእጅ እዚህ ክንድ ላይ ጠልጠል የሚል ሊሆን ይችላል። በዚህ በጀርባ ላይ ደግሞ ወርዶ ወደ ታች እንዲያው ከአለባበሴ ጋራ የሚሄድ አይነት ቦርሳዎችን እጠቀማለሁኝ። ለምሳሌ ቀሚስ ምናምን የምለብስ ከሆነ ዞር ብለው ተመልሰው በፊት በፊት ለፊት የሚንጠለጠሉ ቦርሳዎችን እጠቀማለሁ። እንደ አዋውሌ ደግሞ አንዳንድ ጭንቅንቅ የበዛባቸው ቦታዎች ላይም ስሆን ዞረው ወደፊት የሚሆኑ ቦርሳዎችን እጠቀማለሁኝ ማለት ነው

ቀርቀሃ አዎ በአካባቢዬ ያድጋል። ለምሳሌ አንዳንድ ቀርከሃዎች ለምሳሌ እንደዚህ ከምንድነው የሚባለው እንደውም እኛ ጋር የበሬ ጨው የሚባልም አለ ቀርቃሃ የሚመስል ነገር። እና ብዙ ጊዜ ወንዞች አካባቢ ላይ ምናምን እንትን ይላል ግን በአብዛኛው እኛ ጋር ወንዝ ስለማይበዛ ብዙም የተለመደ አይደለም ግን አንዳንድ ቦታዎች ላይ እንደዚህ አልፎ አልፎ ይታያል። እና ምንድነው ይሄ ቀርቀሃ ለምን ለምን የኛ አካባቢ ሰው ለወንበር መስሪያ፣ ለአጥር እንደውም እንደ ባህላዊ ቤቶችን ለመስራት ይጠቀሙበታል እና ለሽያጭም ለሽያጭም የሚጠቀመው አለ እና ከአካባቢያችን ላይ በስፋት ባይለመድም ግን በተወሰነ መልኩ ቀርቀሃ አልፎ አልፎ ያድጋል ማለት ነው እንደውም ከቀርቀሃ ይልቅ ግን የተለያዩ አረሞች አረንጓዴ ቅጠሎች ይበዛሉ። ግን እሱም ይሄ ቀርቀሃ የሚባለውም አንዳንድ ሰው አምጥቶ የሚተክል አለ እየተከለ እያጸደቀ ለሽያጭ የሚያቀርብ ምናምን ይገኛል እና በጣም መዋቢያ ነው እንደ መዋቢያነት ስለሚጠቀሙት ደስ የሚል ተክል ነው።

ኦ የድርጅት የድርጅቴን ባህል በጣም እወደዋለሁ የድርጅቱን ባህል ትወደዋለህ ወይ ነው የሚለው ጥያቄው? እንደውም የ የአገልግሎት በአብዛኛው የምወደው ምንድነው የአገልግሎት አሰጣጥ ባህሉን በጣም እወደዋለሁ። እና በጣም ነው ደስ የሚለኝ ድርጅቱ ራሱ የሚያደርገው ተነሳሽነት በጣም ደስ ይለኛል። እና እንደውም ለየት ያለ መፈክሮችን እንትኑን ባህሉን ለመለማመድ ሲባል የተለያዩ መፈክሮችን እየፈከርን ነው እንደውም የምንለው? ምንድነው ይሄ አገልግሎት አሰጣጡ ከደንበኞች ጋራ በተያያዘ ያለውን የደንበኞች አገልግሎት በጣም እወደዋለሁ። ለምሳሌ ደንበኛ ሲመጣ አቀባበሉን አሸኛኘቱን ከደንበኛ ጋራ ያለውን ንግግር ምልልስ እና ደግሞ የደንበኞችን ስሜት መረዳት። በደንበኞች ዙሪያ በቃ። በደንበኛ ጫማ ሆኖ እንደውም እኛ ድርጅት ላይ ምንድነው እንትን የሚለው በደንበኛ ጫማ ሆኖ ራስን ማየት የሚል ትልቅ ጠንካራ ባህል የሚሰራበት አለና በጣም ነው የምወደው የአለባበስ ባህሉን እወዳለሁኝ። እና እንደውም የአለባበስ ባህል ላይ በደንብ ጠንካራ ያለ ባህል አለ። በጣም በጣም በቃ ቆንጆ የሆነ እንትኑን ስታንዳርዱን የጠበቀ ባህል አለው። እና በቃ በምንም ሁኔታ ውስጥም ቢሆን ያንን ባህል አስጠብቆ ነው የሚቆየው ድርጅታችን። እና ምክንያቱም ይሄ የ ይሄ ባህል ደግሞ ወሳኝ ነው። ምክንያቱም ከደንበኛ ጋራ በተያያዘ የሚሰጥ አገልግሎት በጣም ወሳኝነት ባህሉ በጣም ወሳኝነት ስላለው ጥሩ የሆነ የአገልግሎት አሰጣጥ አለ። እና በጣም አድርጌ እወደዋለሁ

በቀን ውስጥ ስንት ኢሜል ትልካለህ ነው የሚለው? ብዙ ጊዜ ኢሜል ብዙም አላበሳም። ግን በቀን ውስጥ ቢያንስ ወይ ሁለት ወይ ሶስት ኢሜሎችን እልካለሁ ከስራ ባራ ጋራ በተያያዘ ምናልባት ደግሞ ከ ከኖርማል ህይወት ጋራ በተያያዘ ደግሞ ከዛ በበለጠ ልላራክ እችላለሁ ግን ኢሜል የምጠቀመው ብዙ ጊዜ ከስራ ጋራ በተያያዘ ነው። እሱም እንግዲህ ያው ኢሜል በጽሁፍ ሊሆን ይችላል የምልከው በዶክመንቶችን ይሄ ምንድነው? መጽሐፍቶችን ወይም ደግሞ መልእክቶችን መልእክቶችን በ በ እንትን በወርድ ወይም ደግሞ በፒዲኤፍ ተደርጎ ሊላክ ይችላል። አንዳንድ ደግሞ የ የኢንፎርሜሽን ልውውጦችን ልቀያየርበት እችላለሁኝ። በዛ በዛ ምክንያት ኢሜል እላላካለሁኝ እና በቀን ውስጥ ይሄንን ሶስት የሚያክል ኢሜል ልላላክ እችላለሁ ማለት ነው። ሌላ በተጨማሪ ምንድነው? ኢሜሎች የምመልሳቸው ይበዛሉ። የምመልሳቸው ብዙ ጊዜ እኔ ባልክም ግን ተልከው የሚመለሱ መልስ የሚሰጥበት አመሰግናለሁ ሊሆን ይችላል ወይም ደግሞ ጥያቄ ተጠይቆ ምላሽ የሚፈልጉ ሲሆኑ ደግሞ እነዛ ምላሾች ሊሆን ይችላል። ሪፖርቶችን ማድረግ የስራ ሪፖርቶችን ማድረግ ሊሆን ይችላል። እና ያው እንደየቀኑ የተለያየ አይነት መልእክት ወይም ደግሞ ኢሜሎችን ልመልስ እችላለሁ ማለት ነው። ከዚህ ጋር በተያያዘ ይሄንን ይመስላል ሌላው ምንድነው? ኢሜሎች እዛው ደግሞ ብዙ ሳይርቅ እዛው እዛው እዛው እዛው የተለያዩ አጫጭር መልእክቶችም ከኢሜል ለየት ተባለ። እንደውም አይፒ ወይም ደግሞ በሊንክ ሊሆን ይችላል። እንደዚህ አጠር አጠር ያሉ እንትኖችን ልጠቀም እችላለሁ ማለት ነው

ኦ የምትወደው ጣፋጭ ምግብ ምንድነው? ይላል የምወደው ጣፋጭ ምግቦች በጣም ብዙ ናቸው ብዙ ጣፋጭ ምግቦችን እወዳለሁኝ። ለምሳሌ ከመጠጦች ልጀምር እነዚህ ከታሸጉ መጠጦች ሜሪንዳ ከሜሪንዳ ምርቶች ሜሪንዳ እወዳለሁኝ። ከ ከእነዚህ ከለስላሳ መጠጦች ደግሞ ፋንታ አናናስ እወዳለሁ። እንግዲህ ከጣፋጭ ከመጠጥ ሲጀምር ከ ጣፋጭ ምግቦች ደግሞ በአንደኝነት የምወደው ኬክ ነው። ኬክ በጣም እወዳለሁኝ እንደው በቀን በቀን ብበላ ራሱ ደስ ይለኛል። ያው እንግዲህ እንደ ኑሮ ሁኔታ ሆኖ ግን አንዳንድ ለልደቶችና ለፕሮግራሞች ላይ ብቻ ነው የምጠቀመው። ቢሆን ግን በቀን በቀን ባገኝ ራሱ አልጠለም። ሌላው ምንድነው? ቸኮሌት በጣም እወዳለሁ። ቸኮሌትም በቀን በቀን ብበላ ደስ ይለኛል ያው ግን ከጤና አኳያ ብዙ ጊዜ። ጣፋጭ ነገሮች እንዲበዙ ባይመከርም ግን በተወሰነ መልኩ ደግሞ ጣፋጭ ነገር መውሰድ አለብን። እንደው ከመውደድም አንፃር ብቻ ሳይሆን ጣፋጭ ነገሮች ለካርቦሃይድሬት ብዙ ጊዜ ለካርቦሃይድሬት ስለሚያገለግሉ መወሰድ አለባቸው። በመጠኑ እና ደግሞ ምንድነው? ብዙ ጊዜ ጣፋጭ ምግቦች ያው ትንሽ እድሜ ከፍ ባለ ቁጥር መቀነስ አለባቸው ተብሎ ነው ብዙ ጊዜ የጤና ባለሙያዎች የሚመክሩት። እና ሌላ ተጨማሪ ምንድነው? ከጣፋጭ ምግቦች ስኳር በተለያዩ ምግቦች ላይ ደስ ይለኛል። ዳቦ ውስጥ ዳቦ ውስጥ ተጨምሮ በጣም እወዳለሁ ስኳር ከውስጡ ወጥቶ እንትን ሲለኝ በጣም ደስ ይለኛል። ሌላ ደግሞ ስኳር ቡና ውስጥ ሻይ ውስጥ ተጨምሮ በደንብ እጠቀማለሁኝ። ሌላው ከጣፋጭ ምግቦች ውስጥ ማር በጣም ደስ ይለኛል። ማር በዳቦ በጣም ደስ የሚል ምግብ ነው ለኔ በጣም ይመቸኛል ሁሌ ቁርሴን የምበላው ማር በዳቦና በለውዝ ነው ማለት ነው። በጣም የምወደው ምግብ ነው

የምትወደው ከተማ የት ነው? ዋው የምትወደው ከተማ በጣም የምወደው ከተማ ከኢትዮጵያ ከተሞች ውስጥ አንዷ ሀዋሳን በጣም እወዳታለሁ። እና ሀዋሳ ከተማ በቃ ሀዋሳ ከተማ በጣም የምታስደስተኝ በምንድነው? የተፈጥሮ እንትኖች መዝናኛዎች አሏት የተፈጥሮ መዝናኛዎች። ለምሳሌ የተለያዩ እንትኖቿ በቃ ተፈጥሮ ያበቀላቸው አትክልቶቹ ምናምን ራሱ እነዚህ እንጨት የእሾክ የእሾክ ያላቸው ዛፎች እነሱ እነሱ የመሳሰሉ መዝናኛ ቦታዎች አሏት ሀይቆቿ በጣም ያዝናናሉ። በሁለተኛ ደረጃ ደግሞ ምንድነው? ዲላ ከተማ ነው እወዳታለሁ። ዲላ ከተማ ምንዋ ነው ደስ የሚለኝ። እሷም እንደዚሁ ተፈጥሮ የተሞላባት እንደውም ከተፈጥሮዎች ውስጥ ደግሞ የእሷ ምንድነው? የሚበሉ ፍራፍሬዎች ናቸው ያሉት እና የአየር ንብረቱ ደግሞ በሚገርም ሁኔታ በጣም ቀዝቃዛ ነው። ሶስት ክረምቶች አሏት። እንደውም ሶስት ክረምቶችን ስለምታሳልፍ ሁሌ በቃ ብዙ ጊዜ ቅዝቃዜ የተሞላበት እንደውም ትንሽ እንትን የሚለው ጭቃው ነው እንጂ አታክልቱ ምኑ በቃ ፍራፍሬው ልክ እንደ እንትን እየበሉ መኖሩ በራሱ በጣም እርካታ ይሰጣል። እና ሌላ ደግሞ ምንድነው? አዳማ ከተማ እኔ የምኖርባት አዳማ ከተማ ነች እና እሷን ከተማ በጣም እወዳለሁኝ። ምኗ ደስ ይለኛል የአየር ንብረቷ። እንደ ወይና አደጋ ነገር ነው በጣም ሞቃታማም አይባልም አሁን ላይ ደግሞ በጣም የሚገርም የሚገርም የሚገርም አየር እየተፈጠረ ነው። ከእነዚህ ከችግኝ ተከላ ጋራ በተያያዘ የአየር ንብረቱን በደንብ እየተቀየረ በጣም ደስ የሚል እና ከዚሁ ከበረንዳ ልማት ጋራ በተያያዘ ለአይን ራሱ በጣም የተዋበ መንገድ ነው። የሚታየው እና በጣም ደስ የምትል ከተማ ሆናለችና ከሆኑ ጊዜያት ወዲህ በጣም ከተማ ነች ሙቀትም አይበዛባትም ቅዝቃዜም አይበዛበትም። አሁን ላይ ደግሞ ቅድም እንዳልኩት ከአየር ንብረቱ ጋራ በጣም ደስ የሚል ከተማ ሆኗል። እንግዲህ ከሀገር ውስጥ ከተሞች እነዚህን እወዳለሁኝ ከሀገር ውጪ ካሉ ከተሞች ውስጥ ደግሞ ሎስ አንጀለስን በጣም እወዳታለሁኝ። ሎስ አንጀለስ በጣም ደስ የምትለኝ ዘመናዊነቷ የህዝቡ ፍሰት ራሱ በጣም ደስ ይለኛል። እና በጣም ደስ የምትለኝ ከተማ ነች። ከእነዚህ ካሉት ከተሞች ውስጥ እነዚህን እወዳለሁኝ። ይሄንን ይመስላል ሌላ እንግዲህ ከከተሞች ውስጥ ደግሞ ብዙ ጊዜ ቢኖር ደስ የሚለኝ ምንድነው? ብዙ ጊዜ በ በውሃ የተከበቡ ከተሞች በጣም ደስ ይሉኛል። ከተማ በውሃ ስትከበብ ደስ ይላል። ያው እንግዲህ ከውሃ ላይ የሚነፍሱ አየር በጣም እንትን አርኪ ስለሆነ ደስ ይለኛል

ዋይፋይ እጠቀማለሁኝ ዋይፋይ ለምንድነው የምጠቀመው ብዙ ጊዜ የኔትወርኩ ፍጥነት በጣም ለኢንተርኔት ለመጠቀም አመቺ ነው። ምክንያቱም በዳታ ሲሆን ፍጥነት አይኖረውም ሁለተኛ ለ ለኢኮኖሚው ራሱ ዋይፋዬ አንሊሚትድ ስለሆነ እንደው የሚከፈል ነገር ስለሆነ ዋይፋዬ ለኢንተርኔት በጣም ለኢንተርኔት አጠቀም ይመቻል ሌላ በተጨማሪ ምንድነው? ዋይፋይ የማይቆራረጥ ነው። በዳታ ሲሆን ለምሳሌ ሊያልቅ ይችላል ሊቆራረጥ ይችላል። ሁለተኛ ያው ከ ወጪውም አንፃር ያው ቅድም እንዳልኩት ከወጪው አንፃር ዋይፋይ ጥቅም አለው። ሌላው ምንድነው? ከእንትን ጋር በተያያዘ ከ ስቶሬጅ ጋር አሁን እንደውም ብዙ ጊዜ በዳታ ስንጠቀም ስልካችን ላይ የዳታ ራሱ ሊሚቴሽን አለው ዳታ ሊሚቴሽናችን በየጊዜው እያሰፋን ካልሄድን ዳታ ረኒንግ አውት እያለ ይሄ የሚወጣው የነዚህ አንድሮይድ ስልኮች ብዙ ጊዜ አስቸጋሪ ይሆናል። ዋይፌው ሲሆን ግን ዋይፌው በጣም ለእንደዚህ አይነት ችግሮች ጋራ በተያያዘ አያስቸግረንም ማለት ነው። ሌላ ምንድነው? ዋይፋዬ በብዛት መጠቀም እንችላለን ለምሳሌ በአንድ ዋይፋይ አራት አምስት ስድስት ወይም በቃ እስከ ሃያ አምስት ሰው ኮኔክት አድርጎ የሚጠቀምበት ሁኔታዎችም ይፈጠራሉ። ዳታ ሲሆን ግን ምናልባት ሆት ስፖት እንኳን ብናበራ ሁለት ሰው ሶስት ሰው በዛ ኮኔክት ካደረገ በጣም የመጨናነቅ ባህሪ ይኖረዋል። ግን በዚህ በዋይፋዬ ሲሆን ደግሞ እንደዚህ አይነት ችግሮች ስለማይኖሩ ዋይፋዬ በጣም ለኢንተርኔት አጠቃቀም አመቺ ነው። አቢሱ ቪዲዮዎችን ምናምን በጣም በፍጥነት ቀርጽልናል እና ዋይፋዬም እመርጣለሁኝ ዋይፋዬን ከኢንተርኔት ዋይፋዬን መጠቀም እመርጣለሁኝ።

ቃልህን ትጠብቃለህ ወይ ነው? የሚለው ቃሌን እጠብቃለሁኝ እኔ ቃል አንዲት ቃል አንዲት ቃል ዝንፍ አትልብኝም እና ቃሌን በቃ የተናገርኳት ቃል ጠብ አትልብኝም እኔ እና ቃሌን እጠብቃለሁኝ። ምክንያቱም ምንድነው የሚባለው እንደውም ተረቱ ከ ምንድነው ከ የምን ከሚጠፋ የምን ይጥፋ ይባላል ተረቱን በደንብ አላውቀውም እና ቃሌን በጣም እጠብቃለሁኝ እና ቃልን መጠበቅ ብዙ ጊዜ ያው የታማኝነት ምልክት ነው ምክንያቱም ብዙ ጊዜ ቃልን ካልጠበቅን ታማኝነት አይኖረንም። ምክንያቱም አንዴ ያልጠበቅነው ቃል ካለ ድጋሚ ብንናገር ተሰሚነት አይኖረንም። እና ቃልን መጠበቅ በጣም አሪፍ ነገር ነው ማለት ነው። ሌላ በተጨማሪ ምንድነው ቃልን ከመጠበቅ ጋራ ተያይዞ አብሶ ልጆች ፊት ልጆች ብዙ ጊዜ የምትናገረው ትልቅ ሰዎችን የሚናገሩትን እንትን ይላሉ ቀጥታ ነው የሚሰሙት እና ብዙ ጊዜ ስህተት ለገባንውንቃል የማንታመን ከሆነ በጣም ልጆች ፊት በጣም መጥፎ አእምሮን ይቀርጻሉ ማለት ነው። አያፉንምም ደግሞ በጣም የሚገርመኝ ነገር ቢኖር ልጆች ሰምተው አያልፉንም። እና ስለዚህ በዚህ ምክንያት ለገባንው ቃል ታማኝ ሆነን መገኘት አለብን ማለት ነው።

በቤትህ ልዩ የሆነ መቀመጫ አለህ ወይ? ነው የሚለው። አዎ ልዩ የሆነ መቀመጫ አለኝ። ለምሳሌ ከ ከአልጋዬ በተለይ ደስ የሚለኝ የተለየ ወንበር አለኝ የምቀመጥበት የሆነ ልዩ መቀመጫዬ ማለት ነው ቤቴ ውስጥ። እና በጣም ነው የምወዳት እሷን ቦታ ምክንያቱም በቃ ያው ቤታችን በጣም ሰፊ ነው። የተለያዩ ክፍሎች አሉት። ግን ደግሞ ከእነዛ ካሉት ክፍሎች ውስጥ ለየት ያለ ቦታ አለኝ እና እሷ ቦታ በጣም ደስ ትለኛለች መንፈሴን የማድስበት ከራሴ ጋር ሆኜ ስለራሴም እና ስለሀገሬ የማስብበት በቃ የምመሰጥበት ቦታ ምንድነው የሚባለው እንደውም በእንግሊዘኛ ሜዲቴት ይባላል እና ከራሴ ጋራ ሆኜ የምመሰጥበት ልዩ የሆነ ስፍራ። አለኝ በጣም ሰላም ይሰማኛል እሷ ላይ ስሆን እና ምንድነው ጥቅሙ እሱ ከአንዳንድ ከሀሳብ መበታተን በትኩረት ስራዬን እንድሰራ በትኩረት እንዳስብ ትኩረቴን ወደ አንድ ቦታ ለመሰብሰብ ስለሚረዳኝ ያቺን ቦታ እመርጣለሁ ማለት ነው። ከዛ በተጨማሪ ደግሞ ምንድነው አንዳንዴ ለየት ያለ ቦታ ስንጠቀም ያዝናናል፤ አእምሮን ፈታ ያደርጋል እና ለዛ እመርጠዋለሁኝ።

ይቅርታ መጠየቅ ቀላል ነው ወይ ብሎ ነው የሚጠይቀው ዋው ይቅርታ መጠየቅ በእውነት በጣም ቀላልና እረፍት ሰጪ ነገር ነው። በእውነት እንደውም እኛ ጋር አልተለመደም እንጂ ሰው ብዙ ጊዜ እንደውም ምንድነው የሚባለው ራስህ ተበድለህ ይቅርታ መጠየቅ አንተ ተበደይ ሆነህ ሰው በደል አድርሶብህ ይቅርታ መጠየቅ በጣም እረፍት ሰጪ ነገር ነው ግን ያው አንዳንዴ ምንድነው መሸነፍ ነው የሚመስለን እና እንደ እንደ ውርደትም ስለምናየው ብዙ ጊዜ ይቅርታ የመጠየቅ ልምድ የለም። እኔ ግን ላይ አሁን ካዳበርኳቸው በጣም ትልቅ ልምዶች ይቅርታ እጠይቃለሁ በቃ ተበድዬ ራሱ ይቅርታ እጠይቃለሁኝ። እና ይቅርታ መጠየቅ በጣም በእውነት በጣም ትልቅ ጸጋ ልበለው እንደ ጸጋ ነው የሚታየው። ይቅርታ መጠየቅን መለማመድ እንደ ጸጋ ነው እንደውም ከአፋችን ላይ ሶሪ ሶሪ የሚል ይቅርታ ይቅርታ የሚል ድምጽ ባይጠፋ በጣም አንደኛ ለራሳችንም እንደሰታለን ሁለተኛ ለሰዎችም እንትን አንልም ማለት ነው። ሰው ወይ ለሰዎች የተለየ ስሜት አንፈጥርም ማለት ነው። ለራሳችን ግን ከሁሉም በላይ ይቅርታ መጠየቅ ለራስ በጣም አስፈላጊ ነው። እረፍት ሰጪ ነው። እንደው ከሃይማኖትም አንፃር የሃይማኖት ተቋሞች ብዙ ጊዜ ስለ ስለ ይቅርታ ይሰበካል እና ያንን ሰምተን ይቅርታ ጠያቅ ብንሆን ይመረጣል። እኔ በጣም ይቅርታ ጠያቂ ነኝ። አሁን በደንብ ካላመዱ ካከበትኩት ልምዶች ውስጥ እንደውም ይቅርታ መጠየቅን ነው በጣም ደስ የሚል ልምድ ነው ይቅርታ መጠየቅ። እና በጣም ጥሩ ጥያቄ ነው በጣም ከተመቹኝ ጥያቄዎች ውስጥ እንደውም ይሄ ነው

በቀን ስንት ሰዓት ስልክ ትጠቀማለህ ነው የሚለው ጥያቄው? በቀን ውስጥ ቢያንስ ያው ይሄ ነው ለማለት ይከብዳል ግን ያው በተለያዩ የተቆራረጡ ሰአቶች ስለሆኑ ስገመት ግን እንደው ሶስት ሰዓት በቀን ውስጥ በቀን ውስጥ ሶስት ሰዓት ወይም ለሁለት ሰዓት ያክል ስልክ ልጠቀም እችላለሁ። ምክንያቱም ምንድነው እንደዚህ ያልኩበት ምክንያት ለስራም ልጠቀመው እችላለሁ ለምሳሌ ከዚህ ከስራዬ ጋራ በተያያዘ ብዙ ጊዜ ከስልክ ጋር የተገናኘ ስራዎችን እሰራለሁ በስልኬ መደዋወል ሊሆን ይችላል ኢንተርኔቶችን ሆት ስፖት ሼር ማድረግ ሊሆን ይችላል። ብዙ ጊዜ ከስልኬ ጋራ የተያያዘ ነገር እንትን እላለሁኝ እና በተጨማሪ ያው በትርፍ ሰዓት ደግሞ ሶሻል ሚዲያን የተለያዩ መረጃዎችን እንትን ማለት ከቤተሰብ ጋራ በስልክ የማውራት እና ለተለያየ ዘርፈ ብዙ ጠቀሜታ ስላለው እንደውም ከሁለት ሰዓት እና ከሶስት ሰዓት በላይም ልጠቀመው እችላለሁ ማለት ነው። ስለዚህ እንግዲህ እንደውም ከቀን ወደ ቀን የተለያየ ሊሆን ይችላል ዛሬ አንድ ሰዓት ከተጠቀምኩኝ ነገ ሁለት ሰዓት አንድ ቀን አራት ሰዓት ልጠቀም እችላለሁ ምክንያቱም አይታወቅም። ለስራም ለመዝናኛም ለጊዜ ማሳለፊያም ለድብርትም ለምንም ለምንም ስለምትጠቀመው አንዳንዴ ደግሞ ለማንበብም ሊሆን ይችላል ያው አሁን ብዙ ጊዜ በ ከወረቀትና ከመጽሐፍ ጋራ የተያያዘ ነገር ብዙም ስለሌለ ሁሉም ነገር ከሶፍት ከሶፍትዌር ጋራ የተያያዘ ነገር ስለሆነ። ብዙ ጊዜ ያው በስልክ ነው የምንጠቀመው እና ለማንበብም ስልኬን ልጠቀም ስለምችል ብዙ ጊዜዬን እዛ ላይ ላሳልፍ እችላለሁ ማለት ነው። እና የተለያዩ እንደውም አሁን እዚህ በ ከስራ ጋር በአጠቃላይ ለስራ ነው የሚባለው ለዛ ለዛ ነገር እጠቀምበታለሁ እና በቀን ውስጥ ከሶስት እስከ አራት እንግዲህ ያው ግማሽ ቀንም አንዳንዴ ከእንቅልፍ ጋር በተያያዘ እንቅልፍ ምናልባት አሁን ለምሳሌ የማይዘኝ ከሆነ ረጅም ሰዓት ስልክ ልጠቀም እችላለሁኝ። እና በዚህ በዚህ ምክንያቶች ረጅም ሰዓት ስልክ ልጠቀም እችላለሁ አንዳንዴ ደግሞ ምንም የማልጠቀምበትም ጊዜ ሊኖር ይችላል። ስልክ ከነው ሳልጠቀም ሳላይ የምውልበት ሊሆን ይችላል በቻርጀር ምክንያት ሊሆን ይችላል በተለያዩ ስራዎች ቢዚ መሆን ሊ ይችላል እና በእነዚህ በእነዚህ ምክንያቶች ስልክ ሳልጠቀምበት የምውልበት ሰዓት ሊሆን ይችላል። ግን እዚህ ከስልክ ጋራ በተያያዘ መቀነስ አለበት ብዬ ነው የማስበው ምክንያቱም ለአይን ረጅም ሰዓት ስልክ በማየበት ጊዜ ለአይን አይኔ ላይ የተለያዩ እንትኖች አያለሁኝ እና ረጅም ሰዓት ስልክ ባንጠቀም ነው የሚመርከረው ብዬ ነው የማስበው

ሳንቲም ትቆጥባለህ ወይ? ነው የሚለው ጥያቄው። አዎ ሳንቲም ግዴታ ግድ ይለናል። ያው ገንዘብ መቆጠብ የቁጠባ ባህል ያው በእኛ አካባቢ የተለመደ ነው። ለምሳሌ እድር አለ። እቁብ አለ። አክሲዮን አለ። የተለያዩ በባንክ ሂሳብ መቆጠብ አለ። በይቺ ሳጥን የቁጠባ ሳጥኖች አሉ። እነሱ እነሱ ሁሉ በአካባቢ ላይ የተለመዱ የባህላዊ የቁጠባ ልምዶች ናቸው። ከዛ በተጨማሪ ዘመናዊ ደግሞ የነዚህ ፋይናንሻል ተቋማቶች ባንኮች በእነዚህ በተለያዩ በሁሉም ውስጥ የቁጠባ ባህል አለ። እና ምንድነው ብዙ ጊዜ የምንጠቀመው እቁብ አሁን በቃ በቁብ በዘመናዊ መንገድ ቆጠባል። በባህላዊ መንገድም እንዲሁ ተሰብስቦ ይቆጠባል። ከቁብ ጋር በተያያዘ እንደውም በጣም በቃ እቁብ የማይነካው ማህበረሰብ የለም ማለት ይቻላል። በቃ ከባንክ ከማያ እነዚህ ከማያ ከትንንሽ ማይክሮ ፋይናንሶች ይልቅ እቁቦችን ብዙ ጊዜ ይዘወተራሉ ማለት ነው። ለምሳሌ እቁብ የተለያዩ እቁቦች አሉ። ለምንፈልጋቸው አገልግሎቶች ሁሉ የተለያየ የቁብ አይነት አለ። ለምሳሌ አክሲዮን ተብሎ የሚጀመሩ ትንንሽ አክሲዮኖች እነዚህ ትልልቆቹን ሳይሆን ትንንሽ አክሲዮኖች ለበዓላት የሚሆኑ ለምሳሌ በእኛ አካባቢ ላይ ለከብት መግዣ ሊሆን ይችላል፣ ሴቶች ለቅቤ ለተለያዩ ለቤት ውስጥ በዓል ለማክበር ለሚያስፈልጉ እንትኖች የሚዋጡ መዋጮች ለአንድ አላማ ለአንድ በዓል ታስቦበት የተዘጋጀ ማለት ነው። አክሲዮን ማለት እናም ለዛች ነገር ታስቦ የሚሰበሰብ ነው። እና በዓላት በመጣ ቁጥር እዛ ላይ ይቆማል ማለት ነው። ጨ ያ የተፈለገው ነገር ይገዛና ተከፋፍሎ ይቆማል። ለቀጣዩ በዓል ደግሞ ድጋሚ በአዲስ መልኩ የሚሰበሰብበት ሁኔታዎች አሉ። ሌላው ከዚህ ከአክሲዮን በተጨማሪ ደግሞ እቁብ እቁብ ደግሞ ስራን ለማስፋፋት ያለውን እንግዲህ ሰው የቆጠበውን በተወሰነ መልኩ እንደየገቢው መጠን እና እንደየገቢው የሰዓት ሁኔታ በሳምንት ሊሆን ይችላል፣ በወር ሊሆን ይችላል፣ በቀን ሊሆን ይችላል። በእነዚህ በእነዚህ መልኩ እቁቦች ይጣላሉ። እና ይሄንን ይመስላል የቁም ሁኔታ። ሌላው ደግሞ በደንብ ራሱን ራሳችንን እንትን አድርገን ደግሞ ከቁበ ተጨማሪ ባንኮች ላይ ያገኘነውን እንትን ብለን አስፈላጊ ከሆነ ወጪ ይደረጋል። የተለያዩ ሂሳቦችን በመክፈት ልዩ የቁጠባ አካውንቶችን ለብቻ በመክፈት የቁጠባ ልምድ እንትን ይፈጠራሉ። ሌላው ደግሞ ለተወሰነ በዚህ በባንኮች ላይ ደግሞ ለተወሰነ ጊዜ የማይንቀሳቀስ ሂሳቦችን በመክፈት እና ወለዳቸውም ከፍ በሚል መልኩ ማለት ነው። የማይንቀሳቀስ ሲሆን ወለዱ ከፍ ይላል። እና በዛ ደግሞ የሚቆጠብ የቁጠባ አይነት አለ። እነዚህ እነዚህ ቁጠባዎችን አብዛኞቹን ሞክሬያቸው ተጠቅሜያቸው አውቃለሁ።